አዎ በአካባቢያችን ብዙ ትንኞች አሉ። ያው ስማቸውን በእርግጠኝነት አሁን ባላቀውም የወባ ትንኝ አለ። እንደገና ደግሞ ትንኝ የሚባል ደግሞ ሌላ ትንንሽ ትንኞች አሉ። እና ብዙ በጣም ብዙ ትንኞች አሉ ያው ስማቸውን ግን በእርግጥ አላውቀውም። ግን በጣም ብዙ ትንኞች አሉ። ትንኞች አሁን እንደምታውቀው ለብዙ ነገር ሚጠቅም አሉ ይጎዳሉም ጥቅምም ጉዳትም አላቸው። ለምሳሌ የሚያበሰብስ ትንኝ አለ አበስባሽ የሚሰራ ስለዚህ አንዳንዶቹ ትንኞች ጠቃሚዎች ናቸው። አንዳንዶቹ ትንኞች ደግሞ ጎጂዎች ናቸው። ለምሳሌ እንደ ወባ ትንኝ አይነቱ በጣም ጎጂ የሆነ ትንኝ ነው፤ እና በአካባቢያችን ያው ያው አካባቢያችን አንዳንድ ቆሻሻ አካባቢ ወይም ደግሞ የተጠመቀ ጠላ ምናምን ላይ የሚሄዱ ትንኞች አሉ። ስለዚህ በጣም ብዙ ትንኞች አሉ። ያው ትንኞቹም ደግሞ ጠቃሚም ጎጂም ናቸው።

አዲስ አመትን የማከብረው በጥሩ ሁኔታ ነው። አዲስ አመት እኛ ጋር እንቁጣጣሽ በመባል ይታወቃል። እንቁጣጣሽ ወይም አዲስ አመት የሚከበረው መስከረም አንድ ቀን ነው እና መስከረም አንድ ቀን በጣም ደስ የሚል ቀን ነው። በመስከረም አንድ ቀን ላይ እንቁጣጣሽ ወይም ደግሞ አዲስ አመት ይከበራል። አዲስ አመት ሲከበር ከቤተሰቦቼ ጋር ሆኜ ከዘመዶቼ ጋር ከእናቴ ከአባቴ እና ከእህቶቼ ጋር እና ከልጆቼ ጋር ከባለቤቴ ጋር ሆኜ ነው በጣም በደስታ የምናከብረው። አዲስ አመት ያ ሁል ጊዜ ሲመጣ ብሩህ ነገር ይዞ እንደሚመጣ አዲስ ነገር ይዞ እንደሚመጣ ስለሚታመን በቃ አዲስ አመትንም ምናከብረው በጣም በደስታና በጥሩ ስሜት ነው። እንደገና ደግሞ አዲስ አመት። ሀገር የሚመጣው በጸደይ ወቅት ነው እና የጸደይ ወቅት ላይ በጣም አካባቢው ልምልም ያለ። ሀገሩ ሁሉ በአረንጓዴ የተሸፈነና በጣም መስኩ ሁሉ በአደይ አበባ ያጌጠ ስለሆነ በጣም ደስ ይላል በጣም ደስ የሚል ስሜት አለው። እና አዲስ አመትን የማከብረው በዚህ ሁኔታ ነው። አዲስ አመት ለእኛ በጣም ትልቅ ትርጉም ያለው በዓል ነው። በዛ በላይ ደግሞ ቅዱስ ዮሐንስ ይባላል። ሌላም ስም አለው እና ስሞቹ ብዙ ናቸው በተለያየ አጠራር ነው የምንጠራው። አዲስ አመት ለእኛ በጣም ጥሩ ጥሩ አድርገን ነው የምናከብረው በጣም በደስታ በፌሽታ አድርገን። ወደ ቤተሰቦቻችን እና እናት አባቶቻችን ጋር ሄደን ነው የምናከብረው እና እንደዚህ ነው የምናከብረው። አንድ

አዎ በጀት አስተዳድራለሁ ዋናውን የቤቴን ወጪ ነው የማስተዳድረው ከዚህ በላይ ከቤት ወጪ በላይ ምን በጀት ማስተዳደር አለ ብለ ነው የቤት ወጪ አስተዳድራለው በግቢት የሚገዙ ነገሮችን ገዛዝቼ አዎ የቤት ወጪ ላይ አስተዳዳሪ ነኝ እኔ ነኝ የማስተዳድረው። የቤት ወጪ አስተዳዳሪ አስተዳድራለው ምክንያቱም በጣም ብዙ በጣም ብዙ የሚገዙ ነገሮች አሉ የቤቶች የሚበላው እንደገና ደግሞ የጤፍ የእህል የ የኩድራ ወይም ደግሞ እዚህ ያአትክልቱ የምኑ የሁሉን ነገር የልጆች ልብስ የቤት ኪራይ ብዙ ነገሮች የትራንስፖርት ይሄ ሁሉ የቤት ውጪ ነው እና ይሄንን ደግሞ የማስተዳድረው እኔ ነኝ ይሄንን በደንብ አድርጌ ነው የማስተዳድረው እና በአግባቡ ያለኝን ብር ከፋፍዬ ለ በወር የሚሆን ከሆነ ለወር የሚሆን አረጌ አስተካክዬ ምበጅቸው በጀቱንም ማወጣው እኔ ነኝ። ስለዚህ የቤቴን በጀት እኔ ነኝ የማወጣው እሱን ነው የማስተዳድረው። እና በጣም ከባድ ነው የቤት ወጪ ማስተዳደር በጣም ከባድ ነው ምክንያቱም ገቢው ትንሽ አነስተኛ ስለሆነ ገቢውን ደግሞ በአነስተኛው የመጣዉን ገቢ ደግሞ ለሁሉም እንዲበቃ አድርጎ ማስተዳደር መከፋፈል ከዛ ደግሞ ለወር እንዲበቃ ማድረግ እሱ ሁሉም ስራ እኔ ላይ ነው አንትን የሚለው እና የቤቶቼ ነው የማስተዳድረው የቤት ውስጥ ቤት ውስጥ ያለውን በጀት የማስተዳድረው እኔ ነኝ።

አዎ እህል ፈጭቼ አውቃለሁ ያው በማሽን እህል ፈጫለሁ በመፍጫ ማሽን ያው እህል ፈጫለሁ አለው ለምሳሌ አንድ ትንሽዬ እህሎች። ራሴ መጠቀም ስፈልግ በራሴ መልክ ለማድቀቅ ስፈልግ እጠቀማለሁ። እህል ምፈጨው ደግሞ በማሽን ነው እነዚህ በትናንሽ ማሽኖች በመፍጫ ማሽኖች ፈጭቼ እጠቀማለሁ። ድሮ ድሮ የቤተሰቦቻችን ሲነግሩን በመፍጫ ወፍጮ አለ የእጅ ወፍጮ የሚባል በሱ ነበር ቤታቸው የሚፈጩት። ያው አሁን ግን ያው ባለው ቴክኖሎጂ መሰረት ያው እኛም ደግሞ በማሽን እንፈጫለን። ያው ማሽን የሚለው ቃል አማርኛ ቃል ስለሌለው ነው እና ማሽን ማሽን ነው እኛ ሀገር እና ያው የተውሶ ቃል ነው። ስለዚህ በመፍጫ እፈጫለሁ እጠቀማለሁ ግን ያው የምፈጨው በእጅ ወፍጮ ሳይሆን በመፍጫ ነው በማሽን መፍጫ ማሽን አለኝ። በሱ አንዳንድ ቅመማ ቅመሞችን ምናምን እንደዚህ ነገሮችን ትንንሽዬ ደግሞ እህሎችን ምናምን እፈጫለሁ እና ቤት ውስጥ እጠቀማለሁ ፈጭቼ።

አዎ ጥራት ያለው ስራ ማቅረብ እችላለሁ ጥራት ያለው ስራ ያው ስራ በምሰራው በጊዜ ጥራት ያለው ስራ ነው የምሰራው። ደጋግሜ ቼክ አድርጌ ወይም ደግሞ ደጋግሜ ትክክል መሆኑንና አለመሆኑን ካረጋገጥኩ በኋላ ነው። ለደንበኞቼ የምሰጠው ስለዚህ። ጥራት ያለው ስራ ነው እኔ የሚያስደስተኝ የቤት ውስጥም ስሰራም የቤትም ስራም ስሰራም የውጭም ስራ ስሰራ ጥራት ያለው ስራ ነው የምሰራው ጥራት ያለው ስራ ደግሞ በመስራቴ በጣም ደስተኛ ነኝ። ጥራት ያለው ስራ ስትሰራ አትሸማቀቅም በሰአቱም ማለት የሚወስደውም ሰው ደግሞ ደስተኛ ይሆናል። ስለዚህ ጥራት ያለው ስራ መስራት እችላለሁ። ደግሞም ጥራት ያለው ስራ ስሰራ ነው በጣም ደስተኛ እምሆነው። ጥራት ያለው ስራ ስትሰራ ደንበኛም ትደሰታለህ አንተም ለሰራው ስራ ዋጋህን ትቀበላለህ። ስለዚህ እኔ ጥራት ያለው ስራ ነው የምወደውም የምሰራውም ጥራት ያለው ስራ ነው።

አዎ አቧራ ችግር ይፈጥርብኛል ብዙ ጊዜ አባራ ሲቦንብኝ ሳይነስ ስላለብኝ አፍንጫዬ ላይ አቧራ ችግር ይፈጥርብኛል አይኔንም ያሳምመኛል ስለዚህ ብዙ ጊዜ አቧራ አለበት ቦታ መቀመጥ ብዙም አልወድም ደግሞም አቧራም ሲመጣ አይኔን እሸፍናለሁ ስለዚህ በዚህ መንገድ እከላከላለሁ እና አቧራ ደግሞ እኛ አካባቢ ያው ብዙ ጊዜ አቧራ ያለበት ቦታ ስለሆነ አቧራ ያው አይጠፋም የተፈጥሯዊ ነገር ስለሆነ አቧራ አይጠፋም ነገር ግን ያው አቧራ መከላከል ነው ሳይነስም ሆነ ሌላ ስለዚህ አፍንጫዬ ላይ ማስክ እና አይኔ ላይ መነፀር በማድረግ አቧራን እከላከላለሁ አዎ ይፈጥርብኛል ቢፈጥርብኝ ደግሞ አይኔን ያሳምመኛል በተጨማሪው ደግሞ አፍንጫዬን ደግሞ ሳይነስል አለብኝ ያው እሱንም ያሳምመኛል ስለዚህ አባራ ችግር ይፈጥርብኛል ማለት ነው ለኔ ስለዚህ በተቻለኝ መጠን አቧራ ባለበት ቦታ ላይ ብዙም ማገኘት አልፈልግም እና ከተገኘውም ደግሞ እከላከላለሁ።

ምን አይነት ልብስ ትወጃለሽ ብለህ ለጠየቀኝ ወይ ትወዳለህ ብለህ ለጠየቀው ጥያቄ? የምወደው የልብስ አይነት ሰፋ ያለ ልብስ ነው ጥብቅ ያለ ሰውነት ላይ ብዙም የማይላቀቅ ልብሶች ደስ ይለኛል። ያው ለምሳሌ እንደ ሆት ፓንት አይነት ከላይ ደግሞ እንደ ሰፋ ያለ ሸሚዝ ምናምኖች ልብሶች ደስ ይሉኛል ቀሚስም ቢሆን እላዬ ላይ ጥብቅ ያለለ ቀሚስ እና እንትኑ ደግሞ አይነቱ ደግሞ ኮተን ወይም ደግሞ ከጥጥ የተሰራ ቢሆን ደስ ይለኛል። እኛ ሀገር ከጥጥ የተሰሩ ልብሶች በተለያየ አማራጭ ማግኘት ትችላለህ? ከትክክለኛ ከተፈጥሮአዊ ጥጥ የተሰራ ልብስ አለ የባህል ልብሳችን ከተፈጥሮአዊ ጥጥ የተሰራ ነው። እና እሱን በጣም ነው የምወደው የባህል ልብሳችንን ምክንያቱም ሰውነት በጣም ለሰውነት በጣም ተስማሚ ነው ሰውነት አያቃጥልም እና በቀላሉ ደግሞ ከቦታ ቦታ ለብሰሀው የምትሄደው ስለሆነ በጣም ነው የምወደው።

እሳት ለማንደድ የምንጠቀመው ከሰል፣ እንጨት ምናምን እጠቀማለሁ። ከሰል እና አንጨት እጠቀማለሁ እሳት የማነደው ደግሞ በአጋጣሚ ነው። ያው ከቡና ለማፍላት ምናምን እንጠቀምበታለን እንትኑን ከሰል እና እንጨት ያው እሳት ለማንደድ የምጠቀመው እነዚህን ነገሮች ነው ከሰል፣ እንጨት ነው የምጠቀመው እና ክብሪት እጠቀማለሁ እሳት ለማንደድን ክብሪት እና እንጨት እነዚህን ሶስቱን በማድረግ እሳት እሳት ለማንደድ እጠቀማለሁ። አንዳንድ ጊዜ ደግሞ እሳቱ በጎ ብሎ እንዲነድ ደግሞ ንፋስን እጠቀማለሁ። እንደዚህ እንደዚህ አድርጌ በንፋሱ ለማንደድ እሞክራለሁ። በቃ ይኸው ነው እሳት ለማንደድ የምጠቀማቸው እነዚህን ነገሮች ናቸው እሳት ለማንደድ ደግሞ ያው ያው ብዙ ጊዜ ከእነዚህ ዉጪ ምንም አንጠቀምም። ክብሪት አለ፣ ንፋሱ አለ፣ እንደገና እንጨት አለ፣ ከሰላ አለ፣ ከዛ እነዚህን በማድረግ አንድ ላይ በማቀናጀት ምን እናደርጋለን እሳት እናነዳለን ማለት ነው።

ሃይማኖታዊ ግብር ታከብራለህ ሳይሆን ሃይማኖታዊ በዓላትን ታከብራለህ ወይ ነው ፥ጥያቄው መሆን አለበት አዎ ሃይማኖታዊ በዓላትን አከብራለሁ። እኛ ሀገር በጣም ብዙ የሃይማኖት ሀገር ነው እኛ ሀገር እና በጣም ብዙ ክብረ በዓሎች አሉ እነዛን ክብረ በዓሎች በደንብ አድርጌ ነው የማከብረው የመስቀል በዓል አለ የ በዓል አለን እና እነዚህን በዓላት፣ በጣም ደስ በሚል ወይም ደግሞ ውጭ ወጥተን በደንብ አድርገን ቤተክርስቲያን በመሄድ እግዚአብሔርን ወይም አምላካችንን እያሰብን ስቃዩን ሁሉ ነገር እያሰብን ነው የምናከብረው የሃይማኖታዊ ክብረ ባህሎችን እናከብራለን ክብረ በዓሎች ደግሞ በጣም ለህይወታችን በጣም አስፈላጊ በጣም ደስተኛ የምንሆንበት ነው እና በጣም ደስ ይለናል ደስ ደስ እያለንም ነው ደግሞ የማከብረውም። እንትን የምለውም ክብረ በዓሉንም እንትን የምለው ማከብረው ስለዚህ ሃይማኖታዊ ክብር ታከብራለህ ሳይሆን ''ሃይማኖታዊ በዓላትን ታከብራለህ ወይ?'' ቢሆን ትክክል ይመስለኛል እንደኔ አስተሳሰብ

መልእክት እምልከው በቴሌግራም በዋትሳፕ እና በሜሴጅ በእነዚህ እና በዋትሳፕ እና በቴሌግራም በትዊተር መልእክት እልካለሁ መልእክቶቹም ያው አጭርና ግልጽ የሆኑ መልእክቶች ሲሆኑ በዚህ እልካለሁ አብዛኛውን ጊዜ ግን የምጠቀመው ቴሌግራም ነው ቴሌግራም በጣም ቀላል የሆነ በቀላሉ ማግኘት የሚቻል የመልእክት መላላኪያ መንገድ ስለሆነ እንደገና ደግሞ ቪዲዮም ኦዲዮም ስላለው ሁሉም ነገር ስላለው ይመቸኛል። በሱ ነው እምላላከው ብዙ ጊዜ ግን ዋትስ አፕ ቲዩተርም እጠቀማለሁ እነዚህ ናቸው እንግዲህ እኔ የምጠቀምባቸው። ያው በእነዚህ ተጠቅሜ ብዙ መልእክቶችን እለዋወጣለሁ። ፎቶግራፍ ንግድ አስተዋውቅበታለሁ ምናምን ብዙ ነገር አደርጋለሁ። ኢንስታግራምም አንዳንድ ጊዜ እጠቀማለሁ። ፌስቡክም እጠቀማለሁ። በቃ

በጣም መዘመር እወዳለሁ። መዝሙር እወዳለሁ እኔ ደግሞ መዘምረው ያምና የሃይማኖታዊ መዝሙር ነው ይገርምሃል እና የሃይማኖታዊ መዝሙር በጣም ነው የምወደው። ብዙ መዝሙሮችን እወዳለሁ። ከዚህ ውስጥ ደግሞ አንዱን እልልሃለሁ እሺ አንድ መዝሙር እልልሃለሁ። ከዛ ደግሞ አንተ ታጣጥመዋለህ መዝሙሩ ምን ያህል አሪፍ እንደሆነ ደግሞ አንተ ፊድባክ ትነግረኛለህ። ከዛ እስቲ ምን አይነት መዝሙር ልዘምር? ምስጢረኛዬ ነሽ የ ሚስጥረኛዬ ኪዳን ምህረት መጽናኛዬ። ኪዳነ ምህረት መጽናኛዬ። አውቀዋለሁ ደጀሽ የእረፍት ቦታዬ ነው። ጽኑ ሰላም ጽጥታ ማግኛዬ። መቼ እሄዳለው አልልም። ሲከፋኝ ኪዳነ ምህረት አንቺ ያለሽልኝ። ኬዳን አንቺ ያለሽልኝ። እያልኩኝ እንደዚህ እየዘመርኩኝ እዉላለሁ ስላዳመጥከኝ አመሰግናለሁ። ኤአይ ቴንኪው።